በመስመር ላይ ምናልባት እዚህ ይሄ የሞባይል ጥቃት ምናምን ከቴሌብር እንደቀና የአየር ሰዓት መሙላት ምናምን ካልሆነ በስተቀር። በመስመር ላይ ሌላ ግዢ ፈጽሞ ያላውቀው ብዙም እንትን ላይ እንደዛ የሚጋብዘኝ ነገር ላይ ስላላገኘሁኝ ነው። ግን ያየር ሰዓት ምናምን እገዛለሁ።

እናቴ በህይወት እያለች አብሬያት የማሳልፈውን በዓል ነው፤ ሁሌም የማስታውሰው የትኛውም በዓል ይሁን በተለይ ደግሞ የፋሲካ በዓል። ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል። በቃ ለሊት ዶሮ ሲሰራ ምናምን ሽድ ጉዱ በጣም በቃ ሁሌ አይምሮየ ውስጥ አይጠፋም፤ በተለይ ከእናቴ ጋር ያሳለፍኩት ማለት ነው

የትውልድ ከተማዬ ኢትዮጵያ ውስጥ በደቡብ ብሄር ብሄረሰቦችና ህዝቦች ክልላዊ መንግስት አርባ ምንጭ ከተማ ላይ ነው የተወለድኩት ተወልጄም ያደኩት ትምህርቴንም አብዛኛው ነው የትምህርቴን ጊዜ ያሳለፍኩትም አርባ ምንጭ አርባ ምንጭ ነው። የምሰራውም እዛ አካባቢ ነው አሁን እዛው ከተማ ውስጥ ስራየን የምሰራው እና ተወልጄ ያደኩት አርባ ምንጭ ነው

አዎ ከጎረቤቶቸ ጋር መልካም ግንኙነት አለ። ምክንያቱም ጥሩ ናቸው። በክፉ ቀን እንገናኛለን በመልካም ቀንም እንደዛው በዓልም ተሰብስበን የው እምናሳልፈው። እና መልካም የሆነ ግንኙነት ነው ያለኝ ጥሩ ጎረቤቶችም ነው ያለኝ።